በየትኛው መተግበሪያ መልእክት ትልካለህ? እንግዲህ ብዙውን ጊዜ ያው በቴሌግራም ነው በቴሌግራም መተግበሪያ ነው ብዙውን ግዜ መልእክት የምላላከው እና አንዳንዴ በኢሞ እንዲሁምበዋትስአፕ መልእክቶችን እላላካለው ግን በአብዛኛው ጊዜ በቴሌግራም ነው የምላላከው። እሱ በጣም አሪፍ እና ወሳኝ ነው

ወደ ስራ እንዴት ትሄዳለህ? ወደ ስራ እንግዲህ ጥሩ ሁኔታ ነው የሚሄደው በጧት ተነስቼ በአሪፍ ሁኔታ በሚባል ነው ወደ ስራ የምሄደው። እንግዲህ ጠዋት ቁርስ በልቼ የተለያየ ነገር በማድረግ ወደ ስራ እሄዳለሁ ማለት እና ወደ ስራ ለመሄድ። ብዙ ዝግጅት ምናምን አደርጋለሁ

በጀት ታስተዳድራለህ? አዎ በጀት እንግዲህ አንድ ማስተዳደር እሞክራለሁ በጀት በተለያየ መልኩ እያስተዳደርኩኝ እገኛለሁ። ያው በጀት እንግዲህ ገንዘቦችን መበጀት የተለያየ ነገር በማድረግ ለ የተለያየ ነገር ለመስራት ሞክሬ በጀት ለማስተዳደር እሞክራለሁ። በአንዳንድ አጋጣሚ

"በተፈጥሮ ውስጥ መራመድ ትወዳለህ?"። አዎ፣ በተፈጥሮ ውስጥ እንግዲህ በጣም መራመድ እንትን መሄድ በጣም እውነት ከምወደው ነገ ቢሆን በተፈጥሮ ውስጥ መሄድ ነው። እንደ ተፈጥሮ መሄድ የሚያስደስት የለም በተፈጥሮ መሄድ በጣም ደስ የሚልና የሚያስደንቅ ነው።

ጫጫታ ታገኝበት ትችላለህ። ጫጫታ ታገኝበት ትችላለህ። ጫጫታ እንግዲህ በሆነ አጋጣሚ ጫጫታ ሊኖር ይችላል ብድግሶች ላይ የተለያየ ነገሮች ላይ ጫጫታ አለ። ጫጫታ እንግዲህ በዚህ አይነት ነገር አገኛለሁ። ጫጫታ በጣም በሰፊው ነው ያለው። ጫጫታ በጣም ብዙ ነው

"ኢሜል ትጠቀማለህ?"። አዎ፣ ኢሜል እጠቀማለሁ በሰፊው። ኢሜልን እጠቀማለሁ ኢሜል እንግዲህ ለብዙ በተለያየ የሶፍትዌር፣ በተለያየ አፕ ክሬት ማረጊያ፣ ለተለያየ ፕላትፎርሞች ያው ኢሜል ስለሚያስፈልግ ኢሜል እጠቀማለሁ። ኢሜል ተጠቃሚ ነኝ። ለየትኛውም ስራው ቢሆን ኢሜል ስለሚያስፈልግ እጠቀማለሁ።

የ አካባቢው ገበያ እንዴት ነው? የአካባቢው ገበያ እንግዲህ በጣም ጥሩ ነው። አሪፍ ነው። በጣም ተስማሚና ምቹ ነው እንግዲህ አካባቢያችን ገበያ በጣም ጥሩ። ግብይት የሚደረግበት ከከብቶች በእህል በተለያየ አትክልቶች እንግዲህ ብዙ ግብይት የሚደረግበት

ልብስ ምን ያህል ጊዜ ታጥባለህ? ልብስ እንግዲህ በየሳምንቱ ሊሆን ይችላል። ከሳምንቱ ሁለቴም ይሆነ ይችላል አጥባለሁ ምክንያቱም ልብስ በቆየህ በቆሸሸብኝ ሰዓት ነው። እንግዲህ ላጥብ የምችለው እንግዲህ በዛ አጋጣሚ አጥባለሁ። ልብስ እንግዲህ በተለያየ በየሳምንቱ ከሳምንት አንድ ቀን የግድ አጥባለሁ።

ከስራ ሰዓት በኋላ ትሰራለህ? አዎ ከስራ ሰዓት በኋላ እንግዲህ በልኝ አጋጣሚ በልኝ የእረፍት ሰዓት እንግድ ለመስራት እሞክራለሁ። እንግዲህ ከስራ ሰዓት በኋላ። ትርፍ ሰዓት እንግዲህ ጓሮ የተያዩ ሱቅ ሊሆን ይችላሉ። ብላ የስራዎችን ለመስራት ጥረት አደርጋለሁ።

በትምህርት ቤት የምትወደው ትምህርት ምን ነበር? በትምህርት ቤት እንግዲህ የምወደው ብዙም ማትማቲክስ ወይም ማትሲሳ። ህብረተሰብ ይሄ ስለመሬት ስለምን የሚያወራው? እንዲሁም ኬሚስትሪ ባዮሎጂ። እነዚህን ትምህርቶች በጣም የምወዳቸው የማስታውሳቸው።

የምትወደው ፊልም ምንድነው? የምወደው ፊልም እንግዲህ በሀገራችን ብዙ አይነት ፊልም አለው እንደ እንሳሮ እንደ ኪያዬ ፊልም በጣም የምወዳቸው ፊልም ነው። ከባድ ሰፊው አልተሰሩም ቅድ ሰፊ ብዙ ፊልሞች አሉ። ግን እነዚህ ሁለቶች ፊልም በጣም የምወዳቸው ናቸው

በልጅነትህ የምትወደው ጨዋታ ምን ነበር? በልጅነቴ የምወደው ጨዋታ በጣም እንግዲህ የተለያዩ የገበታ ጨዋታ የገና ጨዋታ የእግር ኳስ የእጅ ኳስ ብዙ አይነት ጨዋታዎች አሉ። እነሱም በጣም ነበር የምከታተለው በጣም ነበር የምጫወተው። እነሱ ጨዋታዎች በጣም አሪፍ ናቸው